በስራህ ላይ ምን ተግዳሮት አለ? እንግዲህ ስራ ላይ ብዙ አይነት ተግዳሮቶች ይገጥማሉ ለምሳሌ ያክል እንግዲህ እኔ የምሰራው ስራ ጥበቃን በመቆጣጠር ስራ ላይ ነው ያለሁት ስለዚህ ከጥበቆች ጋር አንዳንድ ጊዜ በስራ አለመግባባት ይኖራል ጥበቆቹ አለመታዘዝ ዩኒፎርም እንዲለብሱ ስነግራቸው ዩኒፎርም አለመልበስ አንለብስም ማለት ከዛ በኋላ ደግሞ ያው ስራ ቦታ ላይም አንዳንድ ጊዜ ያለመገኘት እና ስራ ቦታ ጥሎ መውጣት የተለያዩ ችግሮችን መፍጠር ሌብነትም ሊኖር ይችላል እና ደግሞ መጣላት መጋጨትም ሊኖር ይችላል ባለው ነገር እንግዲህ የተለያዩ ችግሮችን ለመፍጠር እርስ በእርሳቸው አንድ ላይ በሚኖሩበት ሰዓት አንድ ላይ ሲኖሩ እርስ በእርስ ያለመስማማትና የመጋጨት ሁኔታዎች ይፈጠራሉ በስራ ቦታ ላይ ስለዚህ ይሄ ይሄንን ሁሉ አቻችሎ መኖር ትልቅ ተግዳሮት አለው ትልቅ ተግዳሮት እና ችግር አለ ማለት ነው ስራ ቦታ ላይ እኔ ደግሞ እንደተቆጣጣሪ ያንን ነገር አስማምቼ አንዱ ከአንዱ ሲጣላ አስማምቼ ባለው ነገር ላይ ስራውን እንዲህ በአግባቡ እንዲሰሩ ያንን ነገር በማስገደድም ሆነ በአስተዳደር ብቃት ያንን ነገር በደንብ መወጣት መቻል ትልቅ አቅም ይጠይቃል ስለዚህ በዚህ በዚህ ደረጃ እንግዲህ ተግዳሮት አለ ማለት ነው ስራ ቦታ ላይ በተለየ እንግዲህ ሌላው ንብረት ስለሆነ የምጠብቀው ወይም ንብረት እያስጠበቅኩ እየጠበቅኩና እያስጠበቅኩኝ ስለሆነ ያለሁት ንብረት በሚጠበቅበት ሰዓት ንብረት ሲጠፋ ወይም ደግሞ እቃ ሲጎድል ቀጥታ ተጠያቂ የምሆነው እኔና አብረውኝ አብረውኝ የሚጠብቁት ጥበቆች ወይም ዘበኞች ናቸው ማለት ነው ስለዚህ እነሱ ያም ትልቅ ተግዳሮት ነው ሌባ ከሌባ ንብረቱን መጠበቅ መቻል አለብኝ እንደገና ራሱ የውስጥ ሰራተኛ እቃ ይዞ እንዳይወጣ የውስጥ የውስጥ እቃ ይዞ ወደ ውጭ እንዳይወጣ እንዳይሰርቅ ያንን ነገር ከመከላከል እና ያንን ነገር ከመጠበቅ አንፃር እጅግ ትልቅ ስራ ይጠበቃል ማለት ነው ከእኔ ከዚህ ከዚህ አንፃር እንግዲህ እቃ ሲጎድል እቃ ሲሰረቅ ብዙ ነገሮች እንትን ሲሉ ያው የሚመጡት ጉዳዩ ወደ እኔ ስለሆነ የስራ ስራ ላይ ያሉት ያለው ተግዳሮት ይሄንን ይመስላል ማለት ነው እንግዲህ ሌላው በጥበቃ ዙሪያ ላይ ከውጪ የሚመጣ ዘራፊ ሀይል ሊኖር ይችላል ንብረት ለመዝረፍ ዘራፊ ሀይል ሲመጣ ያ ዘራፊ ሀይል እንግዲህ እቃው እቃውን ለመዝረፍ ሲል የተለያዩ ጥቃቶች ሊፈጽም ይችላል እንግዲህ ያንን ሁሉ ተቀብሎ እግዚአብሔርን እየለመኑ በእግዚአብሔርን እየጠየቁ በእግዚአብሔር እርዳታ ነው እንጂ ስራው ላይ ተግዳሮቱ እንደዚህ አይነት እንደዚህ እንዲህ እንዲህ እንዲህና እነዚህን የመሳሰሉ የልዩ ልዩ የሆኑ ተግዳሮቶች በስራ ቦታ ላይ አለ ማለት ነው

ሰዎችን እንዴት ታስተዋውቃለህ? እንግዲህ ሰዎችን ያው በተለያየ መንገድ ማስተዋወቅ እችላለሁ። ያው ሰዎች ሲገናኙ በአንድ ቦታ ላይ እነኛ ሰዎች እንዲተዋወቁ በማድረግ ወይም ደግሞ የተለያዩ ፕሮግራሞችን በማዘጋጀት እዛ ፕሮግራም ላይ ደግሞ ጥሪ አድርጎ ሲገኙ እነኛ ሰዎች እዛ ፕሮግራም ላይ ሲገኙ የትውውቅ ፕሮግራም አዘጋጅቶ እንግዲህ በዛ ፕሮግራም ላይ ሰዎችን ማስተዋወቅ ይቻላል በሚበላ የሚጠጣ ነገር አዘጋጅቶ መብልና መጠጡን መግቡን ሁሉ አዘጋጅቶ እነዛን ሰዎች ሲገኙ እዛ ቦታ ላይ ሰዎቹን ማስተዋወቅ ይቻላል። አንደኛ እሱ ሁለተኛ ደግሞ በስልክም ሰዎችን ማስተዋወቅ ይቻላል። ምክንያቱም ምናልባት አንዱ ሰው ያለው ሌላ ሀገር ሆኖ ሌላውም ደግሞ ያለው ሌላ ሀገር ሁለቱ በጣም እጅግ የተለያየና የተራራቀ ሀገር ቢኖሩ በስልክ እዛው ሆኖ በስልክ ማስተዋወቅ የሚቻልበት ሁኔታ ነው ያለው። ሌላም ደግሞ በማህበራዊ ድረ ገጽ ለምሳሌ በእንደነ በእንደነ ፌስቡክ አይነት በእንደነ ቴሌግራም አይነት በእንደነ ዋትሳፕ አይነት በእንደነ ዙም ሚቲንግ በተለያየ ማህበራዊ ድረገጽ በእንደነ ቫይበር አይነት በእንደነ ኢሞ አይነት እነዚህን በመሳሰሉ የተለያዩ ማህበራዊ ድረ ገጾችን በመጠቀም በነዛ ማህበራዊ ድረ ገጾች ሰዎች እርስ በእርሳቸው እንዲተዋወቁ እንዲያወሩ ሀሳብ እንዲቀያየሩና እንዲለዋወጡ ሀሳብ እንዲያንሸራሽሩ ማድረግ ይቻላል። እንግዲህ ሌላው በስራ ቦታ ነው ስራ ቦታ ላይ ሰዎች ያው በስራ ይገናኛሉ የማይታወቁ ሰዎች በስራ ቦታ ይገናኛሉ እዛ በሚገናኙበት ስራ ቦታ ላይ በሚገናኙበት ስራ ቦታ ላይ አብረው እንዲያወሩ እንዲጫወቱ በማድረግ እንዲተዋወቁ በማድረግ ስራ ቦታ ላይ ያለውን ሰዎች በስራ ቦታ አስተዋውቃቸዋለሁ። ሌላው በመንፈሳዊ አምልኮ ስፍራዎች ላይ ነው የተለያየ መንፈሳዊ አምልኮ ስፍራዎች ላይም እንዲሁ ሰዎች ለአምልኮ ለምስጋና የተለያየ ሃይማኖታዊና አምልኮ ስፍራዎች ላይ ሲገናኙ የሚተዋወቁበት እና እንደዛ እንደዛ አይነት ቦታዎች ላይ ማስተዋወቅበት ሁኔታ አለ። ሌላው በትምህርት ቤት እና በዩኒቨርሲቲ እንዲሁም በተለያዩ የትምህርት ተቋማቶች ላይ ነው እንግዲህ እንደሚታወቀው በተለያዩ በኮሌጅ እንዲሁም በዩኒቨርሲቲ ሃይስኩል ሊሆን ይችላል ፕሪፓራቶሪ ሊሆን ይችላል ኤለመንተሪ ስኩል ሊሆን ይችላል በአጠቃላይ በትምህርት ተቋማቶች ላይ ሰዎች ይገናኛሉ እነኛ የሚገናኙ ሰዎች እዛ ቦታ ላይ እንዲተዋወቁ እርስ በእርስ እንዲያወሩ ሀሳብ እንዲቀያየሩና የተለያዩ ነገሮችን አብረው እንዲጫወቱ እንዲያወሩ ማድረግ ይቻላል። ስለዚህ ይህንን እና ይህንን የመሳሰሉ መንገዶች ብዙ መንገዶች አሉ ሰዎች የሚተዋወቁበት እና ሰዎችን የሚያስተዋውቁበት መንገድ አለ። ከምንም በላይ ግን በተለይም ትምህርት ቤት ላይ ወይም የትምህርት ተቋማዊ እህቶች ላይ ያለው ትውውቅ እጅግ በጣም ልዩና የማይረሳ ነው። ምክንያቱም አንድ ድወርም ውስጥ ዩኒቨርሲቲ ወይም ኮዴጅ ውስጥ ሲገቡ ሰዎች አንድ ዶርም ውስጥ ለአንድ አመት ወይ ለሁለት አመት ለሶስት ለአራት ለአምስት አመት ለስድስት በሰባት አመታት ያክል በአንድ ዶርም ውስጥ አብረው የመኖር አብረው የመዋል አብረው የማደር አብረው የመብላት አብረው የመጠጣት በአንድ አይነት በአንድ አይነት የኑሮ ደረጃና የኑሮ ሁኔታ ውስጥ የመኖር ነገር ስላለ በዛ ቦታ ላይ እንደነዚህ አይነት ሰዎችን አብሮ ማስተዋወቅ ለስራም አንድ እንዲሆኑ እንዲተጉ ሰርተውም መለወጥ እንዲችሉ እንዲተዋወቁ ማድረግ ይቻላል። በእንደዚህ አይነት ቦታ ላይ የተመሰረተ ትውውቅም እጅግ በጣም ረጅም ጊዜ መዝለቅ ይችላል ለምሳሌ እንደዚህ አይነት ቦታ ላይ የተጀመረ ትውውቅ በተቃራኒ ጾታ ለምሳሌ ከሆነ እስከ ትዳር ትዳር መስርቶ ቤተሰብ እስከማፍራት ድረስ ሊዳርስ ይችላል። በሌላም መንገድ ደግሞ በጓደኝነትም ከሆነ እስከ አበ ልጅ መሆን ሚዜ መሆን ጓደኛ የረጅም ጊዜ ጓደኛ መሆን እንደገና የንግድ ሸሪክ ወይም የስራ ሸሪክ ሆኖ አብሮ ለዘለቄታ አብሮ በጓደኝነት የመኖር የመዛመድ ሁኔታ ሁሉ ይፈጠራል። ምክንያቱም እጅግ በጣም ጥልቅ የሆነ አብሮ የመኖር እና የመተዋወቅ ሁኔታ ስላለ ማለት ነው። ስለዚህ ሰዎችን በዚህና በተለያየ መልኩ ማስተዋወቅ እችላለሁ

አዲስ ቴክኖሎጂ መማር ትወዳለህ? አዎ እጅግ በጣም ነው መማር ምወደው አዲስ ቴክኖሎጂ ምክንያቱም ያው ዘመኑ የቴክኖሎጂ ዘመን ነው። በጣም እጅግ በየቀኑ አዳዲስ ቴክኖሎጂ ውስጥ አዳዲስ ቴክኖሎጂዎች እንደ አሸን እየተፈበረኩ ያለበት ዘመን ስለሆነ አዲስ ቴክኖሎጂ አለመማር ማደት በዚህ ሰዓት ራስ ፈልጎ ወደኋላ መቅረት ማለት ነው። ፈልጎ ወደኋላ መጎተት ከአለም ኋላ መቅረት መደህየት ወይም ደግሞ ኋላ ቀር መሆን ማለት ነው። አዲስ ቴክኖሎጂ አለመማር ማለት በዚህ ጊዜ ምክንያቱም በግዴታ የግዴታ ውዴታ ወይም የውዴታ ግዴታ ሆኗል። አዲስ ቴክኖሎጂ መማር አልማርም እንኳን ብዬ እንኳን ራሴን ወደዛ ባያሸሽ እንኳን ያው ከሰው በኋላ መቅራት ብዙ ነገሮች እንዳለፉኝ አድርጌ ብዙ ነገሮች እንደ እንደ እንደሚያልፉኝ ያው መጠራጠር የለብኝም። ምክንያቱም በዚህ ሰዓት እንግዲህ ዘመኑ የኤአይ ዘመን ነው ኤአይ እየሰለጠነ ያለበት ዘመን ስለሆነ። በዚህ ሰዓት አዳዲስ ቴክኖሎጂዎችን አለመማር እና ራስን በየጊዜው አለማሻሻል ማለት ከአለም ወደኋላ መቅረት ከሰው ኋላ መቅረት ነው። ነገ ቴክኖሎጂዎቹን ተምሮ ኤአይን በደንብ መጠቀም እንዴት እንደሚቻል ተምሮ የኤአይን አጠቃቀም እና የቴክኖሎጂን አጠቃቀም በደንብ የሚያቅ እና የተማረ ሰው ያ ሰው ነገ እኔን የሚተካና የሚተካ ሰው ነው ማለት ነው። እኔ ካልተማርኩኝ ስለዚህ እኔ በቴክኖሎጂ ራሴን ሁል ጊዜ አዳዲስ ቴክኖሎጂዎችን መማር ካልወደድኩ የሚማረው ሰው እኔን ይተካኛል እኔ ስራ አጥ ሆናለው ነገ ማለት ነው። ስራ አጥቶኜ ከጨዋታ ውጪ ከስርዓቱ ውጪ ሆኜ ለመኖር በሚከብድ ሁኔታ እና ለመኖር በሚከብድ የኑሮ ደረጃ ላይ ለወድቅ ነው ለወድቅ እችላለሁ ማለት ነው። ስለዚህ ማድረግ ያለብኝ ምንድነው? ራሴን በየጊዜው አዳዲስ ቴክኖሎጂዎችን በመማር ራሴን በማሻሻል ከዛ ቴክኖሎጂዎች ጋር በመራመድ እና ከዛ ቴክኖሎጂዎች የሚገኘውን ገጸ በረከት ደግሞ ተቋዳሽ በመሆን ራሴን ሁልጊዜ በእውቀትም በገንዘብም ከዛ ቴክኖሎጂ የሚገኘውን ገጽ በረከት ተቋዳሽ መሆን መቻል ይኖርብኛል ማለት ነው። ስለዚህ ቴክኖሎጂ መማር በጣም ነው የምወደው አንደኛ እውቀቴን ያዳብርልኛል። የተለያዩ ስለ ቴክኖሎጂ ያለኝ እውቀት ስለ ዘመኑ ያለኝ እውቀት አዳዲስ ስለሚል እየመጡ ስላሉ ፈጠራዎች ያለኝን እውቀት ያዳብርልኛል። ሁለተኛ ደግሞ በነዛ ቴክኖሎጂ ተጠቅሜ ደግሞ የተለያዩ ስራዎችን እሰራለሁ ለምሳሌ አሁን ብዙ የኤአይ የኤአይ መተግበሪያዎች አሉ። ስለዚህ እነዛን የኤአይ መተግበሪያዎች በመጠቀም የተለያዩ ስራዎችን እየሰራሁ ስራዬን እያቀለለልኝ ያለበት ሁኔታ ነው ያለው አሁን በዚህ ሰዓት ስለዚህ ስራዬን ካቀለለልኝ ደግሞ በደንብ ጊዜን በአግባቡ መጠቀም እችላለሁ። ስለዚህ ገንዘብ የምሰራበት ብዙ መንገድ ይኖራል ማለት ነው። ስለዚህ በዛ መንገድ እና ይሄን በመሳሰሉ ምክንያቶች አዲስ ቴክኖሎጂ መማር በጣም ነው የምወደው። እኔ